አዎ ደውዳቤ መጻፍ እወዳለሁኝ ቀደም ብሎ ለቤቶቼም እሁን ለጓደኞቼ እንዲሁም ለተለያዩ የመስሪያ መስሪያ ቤቶች ደብዳቤ እጽፍ ነበር። እና ደብዳቤ መጻፍ ደስ ይለኛል። ደብዳቤ መጻፍም ይችላለሁ። ስለዚህ አሁን እንኳን እንደዛ የለም ደብዳቤ መጻፍ ቀርተዋል ማለት ይቻላል። አሁን በተለያየ መልኩ መገናኘት ይቻላል ወይ ደግሞ ማውራት ይቻላል ማለት ነው። አጭር ጽሁፍ በመላክ ወይ ደግሞ የምስል መልእክት በመላክ እና የድምጽ መልእክት በመላክ ሀሳብን መግለጽ ይቻላል ማለት ነው። በአሁን ሰዓት

አዎ። ብዙ የአማርኛ ምሳሌ አለ ነገር ግን። አንዱ የማውቀውን ለመናገር ያህል የቆጡን አወርዳለሁ ብላ የብብቷን ጣለች። የሚባል ምሳሌያዊ አነጋገር አለ። ይሄ ማለት። ሌላ እጨምራለሁኝ ወይ ደግሞ ሌላ በመፈለግ የያዙትን ማጥፋት ወይ ደግሞ መልቀቅ ሊኖር ይችላል። ስለዚህ ጠንቀቅ ማለት ይበጃል እንደማለት ነው።

ማታ ከስራ በኋላ ወደ ቤቴ ነው የማመራው። ቤቴ ገብቼ አረፍ እላለሁኝ ማለት ነው ለተወሰነ ጊዜ አረፍ ካልኩኝ በኋላ። መጽሐፍ ማንበብ ወይ አንዳንድ ነገር በመስመር ላይ ወይ ደግሞ በኢንተርኔት ላይ እመለከታለሁኝ እሱን ሁል ጊዜ አላደርገውም ግን አንዳንድ ጊዜ እንደዚህ አደርጋለሁኝ ማለት ነው። ከዛ በኋላ ካረፍኩኝ በኋላ። እራት እበላለሁ እራት በልቼ አንዳንድ ነገር መጽሐፍ ወይ ሌላ ነገርም። አነባለሁኝ ከዛ አርፋለሁኝ ማለት ነው። ሌሎች ስራዎችንም ካሉኝ ግን ስራዎች ይሄም ይጨርሳል ወይ ማለት ነው።

አዎ ጎንፎ እበላለሁኝ ገንፎ በብዙ አይነቶች ገንፎ ይሰራል ይዘጋጃል ማለት ነው። ከስንዴ ከገብስ እንዲሁ ከጤፍ የሚዘጋጁ ግንፎች አሉ። ከተለያዩ ተቃመው ወይ ደግሞ ከተለያዩ ጥራጥሬውን ተጨምሮበት። የሚሰራ ጎንፎም አለ ስለዚህ ጎንፎ እበላለሁኝ። በጣም ለጤናም ተስማሚ ነው ጉልበት ይሰጣል። ስለዚህ ለአሰራርም ቀላል ነው። ወጥ ነው ማዘጋጀት የሚቻል ስራ ነው ማለት ነው። ገንፎ እና በባህላችንም ሀራስ ወይ የወለደች ሴት በደንብ ትመገባለች እንድትጠነክር ማለት ነው

አዎ ሌሎችን መርዳት ደስ ይለኛል። ሌሎችን የምረዳበት መንገድ በተለያየ ሊሆን ይችላል ነገር ግን በቻልኩት አቅም ሌሎችን ማገዝ አቅም የሌላቸውን መርዳት። ደስታን ይሰጠኛል። ሌላችሁም እንዲታባበሩ ገፋፋለሁኝ ማለት ነው። እንደዚህ የማደርገው ለራሴ ለእርካታ እንጂ መልሰው እንዲሰጡኝ ወይ ከእነሱ ለማግኘት አይደለም። ስለዚህ የሌሎችን መርዳት ወይ ማገዝ ደስ ይለኛል ማለት ነው

መጠበቅ ግድም ሊሆን ይችላል። ግድም አደለም ነገር ግን መጠበቅ ሚያስፈልገው አንዳንዴ እንደየሁኔታው ትግስት ሊያስፈልግ ይችል ይሆናል። ነገር ግን ከመጠን በላይ መጠበቅ ወይም መታገስ ደሞ ሌላም ዋጋ ሊያስከፍል ይችላል። ስለዚ ግድ ላይሆን ይችላል ማለት ነው። ያንን የሚጠብቁትን ነገር ጥሎ መሄድ አስፈላጊ ሊሆን ይችላል። ስለዚ መጠበቅ ሁል ጊዜ ግድ አደለም

አዎ የድሮ ፎቶዎቼን አስቀምጣለሁኝ አንዳንዴ እመለከታቸዋለሁኝ ማለት ነው ብዙ ለውጦችን አያለሁኝ በፎቶዎቼ ላይ። እንዲሁም ከጓደኞቼ ጋር የተነሳነው ማስታወሻ አያለሁኝ ማለት ነው። ስለዚህ የድሮ ፎቶዎቼ አሉ እስካሁን አስቀምጫቸዋለሁኝ። ከዛ በኋላም የተነሳኋቸው ትልቅ ከሆንኩኝ በኋላም የተነሳሁባቸው። ከብዙ ሰዎች ጋር አብረን የተነሳናቸው ማስታወሻዎች አሉኝ። በጥንቃቄና በጥራት ነው የምይዛቸው።

ጫጫታ ቦታ ላይ መግባት አልወድም። እኔ ጫጫታ ያለበት ቦታ ብዙም ምቾት አይሰጠኝም። ጸጥታ ያለበት በደንብ ረጋ ያለ ለመዝናናት የሚመች ቦታ ላይ ነው የምመርጠው ካልሆነ ጫጫታ ላይ ብዙም ምቾት የሚሰማኝ ሰው አይደለሁም። የሚያዝናናኝ ነገር አይደለም። ስለዚህ ጫጫታ ቦታ ላይ አልገኝም። ማለት ነው። ጫጫታ ቦታ ላይ ብዙ ጊዜ የሚያስደስታቸው ሰዎች ሊኖሩ ይችላሉ። እንደኔ ግን ጫጫታ ቦታ ላይ የሚያስደስተኝ ወይ? የምገኝ ሰው አይደለሁም።

አዎ ፀጉሬ መንከባከብ እወዳለሁኝ። ፀጉሬ ደስ ይላል ቆንጆ ፀጉር ነው ያለኝ። ለዚም እንከባከባለሁኝ። ስለዚህ ቅባት አደርጋለሁ እታጠበዋለሁ በየጊዜው። እንዲሁም አበጥረዋለሁኝ ስለዚህ ፀጉሬ መንከባከብ እወዳለሁ። ፀጉር መንከባከብ ጥሩ ነገር ነው ብዬ ነው የማስበው ምክንያቱም ፀጉር ውበት ነው። ለዚህ መንከባከብ ጤንነት መጠበቅ እና በአግባቡ ማሳጠር ደግሞ ተገቢ ነው ብዬ ነው የማምነው

አዎ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት ነው ያለኝ። ከስራ ባልደረቦቼ ጋር በቅርብ አብረን ነው የምንሰራው። ብዙ ስራዎችን አብረን ተጋርተን እንሰራቸዋለን እንተጋገዛለን። አንዱ ካልተመቸው አንዱን ይሸፍንለታል። ይህ በጣም ጥሩ የሆነ ግንኙነት እንዲኖረን አድርጎናል። እንደ ቤተሰብ ነው የምንተያየው። በአንድ አንድ በአንዱ ላይ ሀዘኔታን ያሳያል ስለዚህ ጥሩ የሆነ ግንኙነት መስርተናል ማለት ይቻላል

አዎ አንዳንዴ በመስመር ላይ ቪዲዮ አያለሁኝ በመስመር ላይ ቪዲዮ የማየው አንዳንዴ ዩቲዩብ ላይ እ በመግባት አስተማሪ የሆኑ ቪዲዮዎችን እከታተላለሁ። ይሄ በጣም ለኔ ጠቅሞኛል። ምክንያቱም በቪዲዮ ላይ የሚተላለፉ ብዙ አስተማሪ ነገሮችን አሉ። ራሴን ከዛ የማሻሽልበት ሂደትም አለ። ብዙ አይነት የ የ ትምህርታዊ የሆኑ እንዲሁም የጤና ትምህርቶችን እና እ መድሃኒቶችን የሚያስተምሩ ሰዎች አሉ ባለሙያዎች አሉ። ስለዚህ እነሱን እከታተላለሁ

አዎ ስልጠና እወስዳለሁኝ። ስራዬ በተመለከተ ብዙ አይነት ስልጠናዎችን ወስጃለሁ። በየጊዜው ራሳዬን ለመሻሻል ስልጠናዎችን እወስዳለሁ። እንዲሁም ለሌሎችም ስልጠናውን አካፍላለሁኝ። ስለዚህ ስራዬ የተሻለ ውጤት እንዲኖረው የተሻለ ጥራት እንዲኖረው በየጊዜው የሚመጡ ስልጠናዎችን መውሰድ ይኖርብኛል። ለዚህም በየጊዜው አዳዲስ ስልጠናዎች ሲመጡ ቴክኖሎጂ ነገሮችን ሲመጡ ለመማር ስልጠናዎችን እወስዳለሁ

የሚጠጣው ውሃ ወደ ቤቴ ከተዘረጋ መስመር ነው የማገኘው ይህ ማለት ቦምባው የተዘረጋ ቦምባ ማለት ነው። ይሄን ጥራት እንዲኖረው እቤቴ የውሃ መጣሪያ አለኝ አጣርቼ ነው የምጠቀመው ማለት ነው። ይሄ የብዙ ጊዜ የምጠቀመው በዚህ አይነት ነው። ነገር ግን ይሄን ከሌለ ከሱቅ ገዝቼ ነው የምጠቀመው። ከሱቅ የምገዛው የታሸገ ውሃ ነው የሚሆነው ማለት ነው። ስለዚህ እኔ የሚጠጣ ውሃ የሚጠቀመውን በዚህ መልኩ ነው

አዎ የአትክልት ስራ እሰራለሁኝ። ይሄን የምሰራው ቤቴ አጠገብ በቤቴ በር አካባቢ ያዘጋጀኋቸው ላትክልት ቦታ የሰራሁት ስፍራ የተከልኩኝ አትክልት ነው የምንከባከበው። በዚህ የምንከባከበው ውሃ በማጣት፣ በምኮትኮትና አንዳንድ እንስሳት እንዳይ በሉብኝ አጥረዋለሁኝ ማለት ነው። ይህ የኔ ለራሴ ያዘጋጀሁት የአትክርት ስፍራ ነው።

አዎ። በጀቴ አስተዳድረዋለሁኝ የማስተዳድረው በጀት የሚባለው ከደሞዜ የማገኘው ብር ወይ የደሞዜ ገንዘብ እንዲሁም በተለያዩ ነገሮችን የማገኛቸው ጥቅማጥቅሞችን በአግባቡ ነው የማስተዳድራቸው። ይህ ማለት ለታሰበለት አላማ ወይ ደግሞ ለሚገባው ነገር አውለዋለሁኝ ማለት ነው። ለአልባሳት ለምግብ እና ለትራንስፖርት ለሌሎችም ለህክምና የሚሆነውን በጀት በአግባቡ አስተዳድሬ አስቀምጠዋለሁኝ ማለት ነው።

አዎ እጅ መጨባበጥ እወዳለሁኝ ጓደኞቼ ወይ እማውቃቸው ሰዎች ሳገኝ እጃቸውን ሰላም ብዬ ነው ምሄደው እያወቁኝ ዝም ብዬ አልፌ መሄድ ደስ አይለኝም። በባልም የምታውቀው ሰው ወይ የሚያቅ ሰው አጠገብህ ካለ ወይ ካገኘኸው መንገድ ላይ። ሰላም ብለህው ነው ምትሄደው እጅን ተጨባብጠህ ታልፋለህ። ካልሆነ ዝም ብለህ ረግጠኸው አይታለፍም። ይሄ ለተጣሉ ወይ ደግሞ ጥሩ ግንኙነት የሌላቸው ሰዎች ሊሆን ይችላሉ።

አዎ በመስመር ላይ ሙዚቃ እሰማለሁኝ። አንዳንዴ በዩቲዩብ የሚለቀቁ ሙዚቃዎች በጣም ነው የሚያዝናኑኝ። እንዲሁም ብዙም የሚከፈልባቸው ነገሮች አይደሉም። ከኢንተርኔት ላይ የምታገኛቸው ስለሆኑ በየጊዜው እየከፈልክ ሳይሆን አንዴ ካወረድካቸው ሁል ጊዜ ልትሰማቸው የምትችል ዘፈኖች ናቸው። የፈለከው አይነት ዘፈን ማግኘት ይቻላል። በአሁን ሰዓት ብዙ ለዘፈን ወይ ለሙዚቃ የምታወጣው ነገር አይደለም። አንዴ ከጫንካቸው ሁል ጊዜ መስማት ይቻላል።

ቤቴ የማስውበው በቀለም ነው የተለያዩ ቀለሞችን ተጠቅሜ ነው የማስውበው። በተጨማሪም አንዳንድ እቃዎችን በጣም ጥሩ ቀለም ያላቸው እቃዎችን አውጥቼ አደርገዋለሁ ወይ ማለት ነው። የመብራት ምርጫዬም ወይ ደግሞ የአምፖል ምርጫዬም እንደዛ ለቤቱ ውበት በሚመች መልኩ ነው የማደርገው። እንዲሁም የሶፋ አቀማመጤ እና የእቃ አቀማመጤ ራሱ ውበት እንዲኖረው አደርጋለሁኝ።

እኔ የምጠቀመው ብርድ ልብስ አንድ ነው። ምክንያቱ ቤቴ ትንሽ ሞቅ ይላል ሙቀት ይሰማኛል ስለዚህ ከአንድ በላይ ብርድ ልብስ ከደረብኩኝ በጣም እጨናነቃለሁኝ ማለት ነው። ሁል ጊዜ የምጠቀመው አንድ ብርድ ልብስ ነው። ከዛ በላይ መጠቀም ብዙም የሚያስፈልገኝ አይደለም። ምክንያቱ ቤቱ ትንሽ ሙቀት አለው። አንዳንዴ ቅዝቃዜ ሲነረው ትንሽ ሊቀዘቅዝ ይችላል። ነገር ግን አብዛኛው ጊዜ ሙቀት ነው የሚሰማው

በአካባቢያችን ትኒዎች የሉም ምናልባት ወደ ቆላማ አካባቢ ትኒኝ ይራባል ይባላል። የኛ አካባቢ ያለነው ደጋ አካባቢ ስለሆነ ብዙም ትንኚ የሚራባበት አይደለም። ስለዚህ በአካባቢያችን የሚጓዱ ትኞች የሉም ማለት ይቻላል። ነገር ግን ወደ ውሃ የሚያቁርባቸው አካባቢዎች ሊኖሩ ይችላሉ። እንደኛ አካባቢ ግን ውሃ የሚያቁርበት አካባቢ አይደለም። ስለዚህ የሚታይ ትንኝ የለም

እኔ የምወደው ቀለም ሰማያዊ ነው። ለምን እንደሆነ ባላውቅም ብዙ ምርጫዎቼ ልብስም ይሁን ሌሎች ቀለማት ሰማያዊ ነው የምመርጠው። ስለዚህ የኔ ምርጫ ሰማያዊ ነው ማለት ይቻላል። ሰማያዊ ቀለም ብዙ ነገሮችን ይገልጽልኛል። ስለዚህ እኔ ሰማያዊ ቀለም እንደ ልዩ የኔ ምርጫ አድርጌ ነው የምወስደው። ለዚህም ብዙ ልብሶቼ ሰማያዊ ከለር አላቸው ወይ ደግሞ ሰማያዊ ቀለም ያላቸው ናቸው።

የቀረ ምግብ አልበላም ምክንያቱም የቀረ ምግብ ሲባል ትራፊ ማለት ነው። ትራፊ ደግሞ መወገድ ነው ያለበት ምክንያቱ ተርፎ የቆየ ከሆነ። ሊበከል ይችላል ስለዚህ ለጤና ጎጂ ነው የሚሆነው ማለት ነው። እኔም የቀረ ምግብ የምመገብ አይደለሁም። አይደለም የቀረ ምግብ እንዲቀርም የሚያበራታታ አይደለም። ምግብ እስኪቀር ድረስ መዝረክረክ የለበትም ስለዚህ በአግባቡ መቅረብ አለበት።

አዎ በእጄ አጥባለሁኝ አንዳንዴ ልብሶቼ በእጄ ነው የማጥበው። ነገር ግን ማሽንም ስላለኝ ብዙ ከሆነ ልብሶቹ በማሽን አጥባለሁኝ። ትንሽ ከሆነ ግን ለትንሽ ልብስ ማሽን አላስነሳም። በእጄ አጥቤ አድርቀዋለሁኝ ማለት ነው ስለዚህ በእጅ ማጠብ ጥሩ ነው ብዬ ነው የማስበው። ለጥራትም በጣም ነው የሚያጠራው በእጅ የሚታጠብ ነገር በጣም ያጠራል ማለት ነው ከማሽን የተሻለ። ስለዚህ በማሽን የሚሆን በእጅ ማጠብ ይቻላል።

አዎ ታሪክ መናገር እወዳለሁ። ምክንያቱም ታሪክ የሚነገረው ያለፈውን ነገር ነው። ስለዚህ ያለፈውን ነገር ለአዲስ ትውልድ ማስተላለፍ ደግሞ ግዴታ ነው ብዬ ነው የማስበው። ምክንያቱም የምናውቀውንና ያየነውን ነገር ካልተናገርን ወይም ደግሞ ለትውልድ ካላስተላለፍን። ታሪክ ይቆረጣል ስለዚህ ሊያውቁትም አይችሉም። ስለዚህ ማንኛውም ሰው ያወቀውን ያህል ያነበበውን ያህል እንዲሁም ያለፈውን ታሪክ ለመጪው ትውልድ መንገርና ማስረዳት ተገቢ ነው። እኔም እንደዛ አደርጋለሁ

በትምህርት ቤት የምወደው የትምህርት አይነት ታሪክ ነበር ታሪክ በጣም ነው የምወደው። የታሪክ ትምህርት በጣም ጎበዝ ነበርኩኝ አነብ ነበር። ሳነብ ብዙ ነው የማነበው ብዙ ለማወቅም ጥረት አደርግ ነበር ስለዚህ። በትምህርት ቤት እያለሁኝ የታሪክ ትምህርት በጣም ነው ጎዝ ተማሪ ነበርኩኝ ማለት ይቻላል። ስለዚህ እኔ እሱን ነው የምወደው ማለት እችላለሁኝ። ሌሎችም አልወዳቸውም ማለት አይደለም በሌላ አይነት ትምህርትም ጎበዝ ነበርኩኝ ነገር ግን የበለጠ በታሪክ ትምህርት። ጥሩ ውጤት ነበረኝ ጥሩ እና ጎበዝ ተማሪ ነበርኩ ማለት ይቻላል

አዎ በስራ ጊዜ እረፍት አረጋለሁኝ እ ምክንያቱም እ እረፍት ያስፈልጋል የተወሰኑ የሻይ ክፍለ ጊዜው አለን ስለዚህ በዛን ሰዓት ትንሽ አረፍ እላለሁኝ ማለት ነው። እ ዝም ብዬ ሙሉ ቀን እ ስሰራ አይደለም ምውለው ትንሽ እረፍት አደርጋለሁ ውሃ እጠጣለሁ። እንዲሁም የቡና ሰዓትም አለን የቡና ሰዓትም እጠቀመዋለሁ። ካልሆነ ግን በጣም ድካም ሌላ የጤና ሽግር ሊያመጣ ይችላል። እና የስራ ጊዜዬን በአግባቡ ነው የምጠቀመው ማለት ይቻላል።

አዎ የመንግዴ ስም አውቀዋለሁኝ አዲስ አዳማ ይባላል የአዲስ አበባ አዳማ የሚወስደው መንገድ ማለት ነው ይሄ መንገድ በጣም ዘመናዊ መንገድ ነው በጣም ሰፊ ነው ለፍጥነት ተብሎ የተሰራ መንገድ ነው በአንዴ ብዙ ተሽከርካሪዎችን ማሳለፍ የሚችል መንገድ ነው እና በጣም ደስ የሚል ነው ከአዲስ አበባ ወደ አዳማ ስትሄድ የሆነ አገልግሎትን ይሰጣል ብዙም የትራፊክ መጨናነቅ አይታይበትም ስለዚህ ይሄን መንገድ አውቀዋለሁኝ ማለት ነው።

አዎ አንዳንዴ ከስራ ሰዓት በኋላም እሰራለሁኝ። ቤት ከገባሁ በኋላ አንዳንዴ የራሴ የግል ስራዎቸን ይኖረኛል። እነሱን እሰራለሁኝ ማለት ነው። ይሄ ማለት በመስመር ላይ ወይ በኢንተርኔት ገብቼ አንዳንድ ስራዎችንም እሰራለሁ። አንዳንድ የምከታተላቸው ኢንተርኔት የምከታተላቸው ስራዎችም አሉኝ። እነሱንም እሰራለሁኝ ማለት ነው። ስለዚህ ከስራ በኋላ ተመልሼ ወደ ስራ የሚገባበት ሂደት አለ። ይህ ለአንዳንድ ራሴን ለማሻሻል እንዲሁም ገቢዬን ገቢ ለማግኘትም የማደርገው ስራ ነው የሚሆነው ማለት ነው።

በጧት ተነስቼ ማለትም አስራ አንድ ሰዓት ተኩል ከተነሳሁ በኋላ ራሴ ሰውነቴ አፍታታለሁኝ ቀለል ያለ ስፖርታዊ እንቅስቃሴን አደርጋለሁ። ከዛ በኋላ ሻወር ወስጄ ወደ ስራ ነው የሚዘጋጀው ማለት ነው። ስለዚህ ሁል ጊዜ የማይቀር የእለት ተእለት ተግባሬ ማለትም የጧት ተግባር የሚሆነው ይሄንን ማለት ነው። በጧት ተነስቼ ይሄንን አድርጌ ነው የምሄደው ሁል ጊዜ ይሄ ለምዶኝ በጣም ጥሩ ውጤትም አግኝቼበታለሁ። ስለዚህ የኔ እለት እለት ተግባሬ ይሄ ነው

እንደየሁኔታው ነው ጠዋት አንዳንዴ እንቁላል በዳቦ እበላለሁኝ ሌላ ጊዜ ደግሞ ሻይ በዳቦ በልቼም ልሄድ እችላለሁ ስለዚህ እንደየሁኔታው ነው የማደርገው ማለት ነው። ጠዋት አንዳንዴ ደስ ካለኝ ከበድ ያለ ምግብ ወይም ደግሞ እንቁላልና ሌሎችን ነገሮችን ጨምሬ ልበላ እችላለሁ። አንዳንድ ጊዜ ደግሞ ቀለል ያለ ሻይና እና ዳቦም ቆርሼ በልቼ ልሄድ ይችላል ወይ ማለት ነው። ስለዚህ ስጋ ነገር ካለን ስጋ ነገር ተጠቅሜ ወይም በልቼ ልሄድ እችላለሁኝ ማለት ነው። ስለዚህ ሁል ጊዜ አንድ አይነት ምግብ አይደለም የምበላው የተለያዩ ምግቦችን በጠዋት እመገባለሁ

አዎ የድርጅትን ባህል እወደዋለሁኝ። የድርጅት ባህል የምወደው ምክንያቱም ድርጅቱ የራሱ የሆነ ባህል አለው የሚተዳደርበት ሰራተኞች የሚይዝበት እንዲሁም ሰራተኞችን የሚያሳድግበት የውስጥ ደንብ አለው ማለት ነው። ስለዚህ የድርጅቱ የውስጥ ደንብና አሰራርን መከተል ግድ ነው የሚሆነው። ከድርጅቱ ባህልና አሰራር ያፈነገጠ አካሄድ ግን ጥሩ አይደለም ከድርጅት ጋር ላለመቀጠል ነው የሚሆነው ማለት ነው። ስለዚህ ምን ጊዜም የድርጅቱ ባህልና የድርጅቱ አሰራር አክብረህ ወደህ መሄድ ግዴታ ነው የሚሆነው ማለት ነው

እኔ የምጠቀመው ትራስ አንድ ነው። አንድ ትራስ ነው የምጠቀመው ነገር ግን ጨርቁን ይቃያይራል ማለት ነው ሁል ጊዜ እቃይረዋለሁኝ። ስለዚህ ከዛ በላይ መጠቀም ብዙም አስፈላጊ አይደለም ከአንድ በላይ ማለት ነው። ነገር ግን የትራሱ ልብስ ወይም ደግሞ ጨርቁ መቀያየር አለበት። ሲታጠብ ሌላኛው ሲታጠብ ሌላኛው ማድረግ ተገቢ ነው የሚሆነው ማለት ነው ስለዚህ። እኔ ያለኝ ትራስ አንድ ነው

አዎ ኮምፒውተር መጠቀም እችላለሁይ እኔ ራሴ የኮምፒውተር ባልሙያ ነኝ ስለዚህ ኮምፒውተር እንደፈለኩት መጠቀም እችላለሁኝ ማለት ነው። ነገር ግን ኮምፒውተር ሁሉ ነገር ኮምፒውተር ነገር አውቀዋለሁ ማለቴ ግን አይደለም። ምክንያቱም ኮምፒውተር በአንዴ አውቀህ የምታውቀው ነገር አይደለም። በየጊዜው እየተሻሻለ የሚመጣ እንዲሁም አዳዲስ ነገሮችን ጨምሮ የሚመጣ ነገር ስለሆነ ቴክኖሎጂ ወለድ ስለሆነ ከቴክኖሎጂ ጋር አብሬ ካልሄድኩኝ። ሁሉ ነገር ላውቀው አልችልምና ሁሉ ነገር አውቀዋለሁ ማለት ግን አይደለም። ነገር ግን ኮምፒውተር መጠቀም ግን በአግባቡ እችለዋለሁ ወይ ማለት ነው?

አዎ ስራዎቼ በቅደም ተከተል አስቀምጣለሁኝ ምክንያቱ የስራ ባህሪው እንደዛ ነው። ቀድሞ ማለቅ ያለበት ቀድሞ እንዲያለቅ ግዴታ ይታዘዛል ስለዚህ ስራዎቼ ቀድሞ ቀደም ተከተል ወይ ደግሞ? መቅደም ያለበትን ነገር አስቀድሜ እንድሰራ እንዳዘጋጅ ያስገድደኛል ማለት ነው። ስለዚህ በዛስ ምን ስለለመድኩት። ሁልጊዜ ቀድሞ መስራት ያለበትን ነገር ቀደም ተከተል አስቀምጬ ነው የምሰራው

ወደ እንወት አልሄድም። እንወት ማበላሸት ነው መስበር ነው ወይ ደግሞ መረበሽ ነው የሚሆነው። ስለዚህ እልወት ማለት ከህግ ውጪ ስራ መሄድ ማለት ነው። እኔ ደግሞ ከድግ ውጪ የምሄድ ሰው አልደግፍም። ራሴም ከህግ ውጪ መሆን አልፈልግም። ምክንያቱም ከህግ ውጪ መስራት በህግ ያስጠይቃል። ስለዚህ ማንም ሰው የሚፈልገው ወይ ደግሞ ግዴታውና መብቱን ማወቅ መቻል አለበት። የሚፈልገውን በህግ ነው መጠየቅ ያለበት።

የቅርብ ጓደኛዬ በጣም የምወደው ጓደኛ አለኝ ይሄ የቅርብ ጓደኛዬ በጣም ጥሩ ሰው ነው። ለሰው አዛኝ አጋዥ እንዲሁም በጣም ሰው አክባሪ ነው። ለዚሁም ነው እኔም የምወደው ማለት ነው እኔም ለሱ በዛ ልክ ነው የምሰጠው። ለሱ በጣም ትልቅ የሆነ ክብር አለኝ እደግፈዋለሁኝ። በሱ ሀሳብ ሁልጊዜም እስማማለሁ። ጥሩ ሰው ነው ሀቀኛ ነው። ስለዚህ ከጓደኛም በላይ ቤተሰብ ነው ማለት ይቻላል።

በቤት ውስጥ መሆን ነው የምመርጠው ምክንያቱም ውጭ ላይ ፀሀይ አለ ብርድ ወይ ደግሞ ንፋስ አለ ስለዚህ ጥሩ የሆነ ስሜት አይሰማህም እቤት ውስጥ ስትሆን ወይ ጥላ ውስጥ ስትሆን ግን ጥሩ የሆነ ስሜት ነው የሚሰማህ ማለት ነው ስለዚህ እኔ በቤት ውስጥ ሆኜ እንድሰራ ነው የምመርጠው ውጪ ወይ ደግሞ ፀሀይ ላይ ከሆንክ ግን ብዙ ነገሮችን ያደክምሃል ንፋሱ ፀሀዩ ብርድም ካለ ብርዱ ሊያጠቃህ ይችላል ማለት ነው ልትጋለጥ ትችላለህ ለፀሀይ ስለዚህ እኔ በቤት ውስጥ ሆኖ መስራት ነው የሚመርጠው።

አዎ በስራ ላይ ችግሮችን እፈታለሁ ምክንያቱም በስራ የሚፈጠሩ አንዳንድ ችግሮች አሉ። እነዚህ ችግሮች ሆን ብሎ ላይሆን ይችላል። በስህተትም ሊፈጠሩ ይችላሉ ባለመግባባትም ሊፈጠሩ ይችላሉ። ስለዚህ እኔ እንዲፈቱ አረጋለሁኝ ማለት ነው። ስራ ላይ የሚፈጠሩ ችግሮች በአግባቡ ከተፈቱ ብዙም ጉዳት ላይመጡ ይችላሉ። ነገር ግን ሳይፈቱ ከቀሩ ግን ስራ ላይ ክፍተት ሊፈጥሩ ይችላሉ። ስለዚህ በአግባቡ በፍጥነት ነው የምፈታቸው

አዎ ከደንበኞች ጋር እገናኛለሁኝ ምክንያቱም ከደንበኞችጋር የሚያጋናኘኝ ብዙ ስራዎች አሉ። በእነዛ ስራዎች ምክንያት ከደንበኞች ጋር በተለያየ መንገድ እንጋናኛለን። በስልክ ጥሪ ሊሆን ይችላል እንዲሁም በአካል መጥተው ቢሮ ላይ ልንገናኝ ትላለህ። ስለዚህ ብዙ ጊዜ ከደንበኞች ጋር አገናኛለሁኝ። ከደንበኞች ጋር የምናደርገው ስምምነት ይኖራል። እንዲሁም የመደራደርና የመነጋገር ሂደቶችም አሉ። ስለዚህ በየወቅቱ ከደንበኞች ጋር እገናኛለሁኝ ማለት ነው

እቤቴ ከሆንኩኝ በሳህን ነው የሚቀርብልኝ አንዳንዴም በጋራ ልንቀርብ እንችላለን በጋራ ሲባል ትልቅ ሳህን ተደርጎ አብረህ ቀርበህ መመገብ ማለት ነው። እንዲሁም በመሶብ የሚባል ትልቅ ምግብ መብያም አለ በሱም አብረው ቤተሰብ ሁሉ ሊቀርብ ይችላል ማለት ነው። በተለይ በዓላት ሲሆን በምሶብ ልንቀርብ እንችላለን። እኔም በብዛ ልመገብ እችላለሁኝ ነገር ግን ብዙ ጊዜ በግል ሳህን ነው የምንበላው ማለት ነው። ምግባችን

ብዙ ጊዜ የሱፍ ልብስ ነው የምወደው ሙሉ ልብስ የሱፍ ልብስ ማለት ነው ይሄ የስራ ልብሴ የሱፍ ነው እስን ነው የምለው ሰው ማለት ነው። ነገር ግን ቤት ሲሆን ቀለል ያለው ልብሶችን አዘወትላለሁኝ። ቁምጣ ነገር ቱታ ነገር እና ቀለል ያሉ በጣም ያልተካበዱ ነገሮችን እወዳለሁ ቤት ሲሆን ማለት ነው። ቢሮ ሲሆን ግን ሱፍና ሙሉልብስ ጫማ። ጥቁር ጫማ እንዲሁም። የሱፍ ልብስ ሆኖ የተለያየ ከለሮችን አሉኝ እነሱን ነው የምለብሰው ማለት ነው።

አዎ ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለን። ይሄ ማለት በጣም እንቀራረባለን በብዙ ነገሮችን እንደጋገፋለን። በገንዘብ በተለያዩ ነገሮችን እንደጋገፋለን ማለት ነው። እንዲሁም በሀሳብ እንደጋገፋለን። ስለዚህ ከጎረቤቶቼጋ ያለኝ ግንኙነት በጣም ጥሩ ነው ማለት ይቻላል ቤተሰባዊነት የተሞላውና መተሳሰብ መከባበር እና አብረህ የመኖር ባህል ያዳበረ ነው ማለት ይቻላል።

አዎ ዳቦ ማብሰል እችላለሁኝ። ዳቦ በተለያየ መልኩ ነው የሚበስለው አንደኛ በትልቅ የዳቦ መጋገሪያ ይጋገራል። ሌላም በምጣድ ሊጋገር ይችላል ማለት ነው። እንዲሁም በትናንሽ መጥበሻ ወይ በትናንሽ መጋገሪያዎችም ሊጋገር ይችላል ማለት ነው። ዳቦ ስለዚህ እኔ ቀለል ባለውን ነገር ማብሰል እችላለሁኝ ማለት ነው። መስራት እችላለሁኝ።

የምወደው ፊልም ታይታኒክ ነው ታይታኒክ ፊልም በጣም ነው የምወደው ብዙ ጊዜም አይቼዋለሁኝ ማለት ነው። ታይታኒክ ነገር ግን በጣም የማይሰለች ፊልም ነው ሁሌ ብታየው ታሪኩም ደስ የሚል እንትን አለው አጨራርስ አለሁ ማለት ነው። ስለዚህ እኔ እንደ ግሌ የምወደው ታይታኒክ ፊልም ነው። ብዙም በውስጡ ብዙ ነገሮችን ይዘዋል ፍቅር አለው። መከዳዳት አለው ሌላ ነገሮችም አሉት ስለዚህ የነበረው ስርዓትም የሚያንፀባርቀው። ነገር አለ ማለት ነው። በታይታኒክ ፊልም ስለዚህ ታይታኒክ ታይቶ የማይጠገብ ፊልም ነው

የስልክ የባትሪ ብዙ የሚቆይ አይደለም አንድ ቀን ቢቆይ ነው ማለት ነው ሞልተህ አንድ ቀን ሊቆይ ይችላል ከዛ ውጪ ግን አይቆይም። ምክንያቱም እኔ ብዙ ነው የምጠቀመው ባትሪዬ ማለት ነው ስልኬ ለብዙ ነገሮች ስለምጠቀመው ያልቃል ማለት ነው። ቶሎ ቶሎ ይሄ ማለት ለጥሩ አይደለም ለስልኩ ጥሩ ላይሆን ይችላል። ነገር ግን ያው መስራት ስላለብኝ በስልኬ ብዙ የሚሰሩ ስራዎችን እሰራለሁ። ለዛም ነው ከአንድ ቀን በላይ መቆየት የማይችለው ማለት ነው

አዎ የተበላሸ ነገር አስተካክላለሁኝ። የቤቴ ላይ የሚበላሽው አንዳንድ ነገሮችን እሰራቸዋለሁኝ ማለት ነው። አስተካክላለሁኝ። ስለዚህ የተበላሸ ነገር አስተካክላለሁኝ ማለት ነው። በተለይ አንዳንዴ ኤሌክትሮንስ ነገሮች ሲሆኑ ራሴ የማስተካክላቸው ብዙ ናቸው። ራሴ መጠገን የሚችለው ራሴ ፈትቼ ማስተካከል የሚችለው ነገር ሁል ጊዜ እሰራዋለሁኝ ማለት ነው። ከእኔ በላይ ከሆነ ነው ወደ ሌላ ባለሙያ ወይ ደግሞ ሌላ ጠጋኝ የምወስደው።

የአካባቢ ገበያ የተረጋጋ ነው እ የተረጋጋ ነው ማለት ይቻላል እ ብዙም ውድ ነገር አይደለም። ስለዚህ ከገጠር የሚገቡት የእርሻ ምርት የሆኑት እና ይሄን ለእርድ እንስሳ የሚሆኑት እንስሳትም ይገባሉ ማለት ነው። ስለዚህ እ ብዙ ነገሮችን ማግኘት ይቻላል። እኛ አካባቢ ያለ ገበያ እ እንዲሁም ዋጋቸው ብዙ የተጋነኑ አይደሉም እንደሌላው አካባቢ ብዙ የተጋነነ ነገር አይደለም ማለት ነው። እና የተመጣጠነ ተመጣጣኝ የሆነ ነገር ነው ማለት ይቻላል

የስራ ጊዜ ገደብ አላስተካክልም የስራ ጊዜ ገደብ የምላስተካክልበት ምክንያት አንደኛ የስራ ጊዜ ገደብ የሚወጣው በሚመለከተው አካል ነው። በእኔ አይደለም ማለት ነው ትላልቆች አለቆች ነው የሚያወጡት። ለዚህ ማስተካከል የሚችሉት እነሱ ናቸው። እኔ የማስተካከል ሀላፊነት ወይ ደግሞ የመጨመር የመቀነስ ሀላፊነት የለብኝም ማለት ነው። ስለዚህ የስራ ጊዜ ገደብ ማስተካከል አልችልም። የኔ ሀላፊነት አይደለም ማለት ነው።